ከልጅነት ጀምሮ የሚዘክረው ከጓደኞቹ ጋር የማሳለፋቸው ያሳለፍኳቸው ብዙ የህይወት ገጥተመኞች አመለካከቶች ወይም የተለያዩ ጨዋታዎች የተለያዩ የልጅነት ጊዜ ተወስታውች ስላሉ እነሱን በማስታወስ ብዙ ጊዜ አሳልፋለሁ ወይም እዘክራለሁ። አስባቸዋለሁኝ ስማር እንደውም ትምህርት ቤት በነበረ ከዛ ውጪ በነበሩኝ እያንዳንዶቹ አጋጣሚዎች አስባቸዋለሁ

ከባህላዊ ምግብ በጣም የምወደው ከልጅነት ጀምሮ በብዙ መንገድ ያደኩበት አንዱ እንጀራ ነው እንጀራን በጣም እወዳለሁ። ስፔሻሊ እንጀራ በሽሮ በጣም የምወደው ምግብ ነው። እንጀራ በሽሮ መብላት በጣም ያስደስተኛል ቢኮዝ ከሃያ አመት በላይ። በደንብ ተመችቶኝ ስበላው የኖርኩት ወይም ጣፍቶች ስበላ የኖርኩት ምግብ ስለሆነ እንጀራ በታም የመጀመሪያ ምርጫዬ ነው። ከምግብ የመጀመሪያ ምርጫዬ እንጀራ ነው። እንጀራን በጣም እወርዳለሁ ከመግብ ወይም ከባህላዊ ምግብ የምወደው አንዱ እንጀራ ነው

ለስራዬ እጓዛለሁ ወይ የተለያየ ሀገር የተለያየ ቦታ እጓዛለሁ ማርኬቲንግ የሚባል አለ ማለት ከከስተመሮች ጋር ከደንበኞች ጋር መገናኘት ማውራት እንደውም ከተለያዩ ሰዎች ጋር። በስራ ጉዳይ የተለያዩ ፕሮጀክቶችን መንደፍ ማውራት። በስራ ጉዳይ መንቀሳቀስ ከሀገር ሀገር ከቦታ ቦታ። ብዙ ጊዜ እጓዛለሁ የተለያዩ ጉዞዎችን አደርጋለሁ እና ለስራ ብዙ ኪሎሜትሮችን ብዙ ሀገራቶችን በባስ ወይም በአውሮፕላን ተጉዤ ሄጄ ከሚመልከታቸው ሰዎች ጋር ተነጋግሬ። ተዋይቼ ወደ ስራ የገባሁበት ብዙ ጊዜዎችም እንዳሉ ዛሬም እንደዚሁ በዛ መንገድ እያሳለፍኩ እንደሆነ አውቃለሁ

ፀሀይ ስትጠልቅ በጣም ነው መመልከት የሚያስደስተኝ በቃ በጣም ደስ ይላል ከምንም በላይ የሆነ የውስጥ ደስታ የውስጥ ሰላም ነው የሚፈጥረው። ማታ ማታ እንደውም ብዙ ጊዜ ከቤት ወጥቼ ፀሀይ ስትጠልቅ ጨረቃዋን አያለሁኝ ጀምበሯን አያለሁኝ። በቃ አለ አደል ደስ ነው የሚለው ከምንም በላይ የውስጥ ደስታ የውስጥ እርካታ አለው በጣም ሰላም አለው። እና ብዙ ጊዜ ፀሀይ ስትጠልቅ መመልከት በጣም ነው የምወደው። በጣም የምወደው ነገር ቢኖር አንዱ የመጀመሪያው ፀሀይ ስትጠልቀው ወይም ፀሀይ ስትገባ ማየት ነው እና በጣም

በስራ ቦታዬ ብዙ ጓደኞች አሉኝ በስራዬ የማውቃቸው ጓደኞች እንዲሁም የተለያዩ አጋጣሚዎች በመጠቀም የማውቃቸው ጓደኛዎች በፕሮግራም ሊሆን ይችላል በሰርግ ሊሆን ይችላል በሀዘን ሊሆን ይችላል በተለያዩ ቦታዎች የማውቃቸው ብዙ ጓደኞች አሉኝ። በስራ ቦታ በጣም ብዙ የማውቃቸው ጓደኞች አሉኝ። በስራ ምክንያትም ቢሄን በተለያዩ የህይወት አጋጣሚዎች የማውቃቸውን ብዙ በጣም ብዙ ጓደኞች እንዳሉኝ አውቃለሁኝ

ብዙ ጊዜ ስራ ስሰራ የስራ አሰራሮችን እከተላለሁኝ የስራ አሰራሮችን በመከተል መመሪያ እና ህጉ በሚያዘው መሰረት ስራን መስራት ከዛ በኋላ ከሰራው በኋላ ደግሞ የተሻለ ውጤት ማምጣት ምክንያቱም በስራ አሰራሩና በዛ ተከተል በሰራሁት መሰረት ስራው የተሻለና ጥሩ እንደሚሆን ስለማስብ የአሰራር ሂደቶችን የአሰራር ቅደም ተከተሎቹን መመሪያዎቹን ፖሊሲዎቹን በመከተል ስለምሰራ በዛ መንገድ ነው ስራን የምሰራው

የምወደው ፊልም ብዙ ጊዜ አማርኛ ፊልም አያለሁ ግን የቱርኩም ፊልም ብዙ ጊዜ እንግሊዘኛ ፊልሞች በጣም እወዳለሁኝ እንደዚህ በፍቅር ዙሪያ። እንትን የሚሉ የሚሰሩ ፊልሞችን በጣም እወዳለሁኝ። ግን የእንግሊዘኛ ፊልሞች በተደጋጋሚ በየጊዜው ማለት ይቻላል አያለሁኝ ፊልም ማየት በጣም ያስደስተኛል። በየጊዜው አያለውኝ ፊልም የሆነ ውስጤን ሰላም እንዳገኝ አደርገኛል ከምንም በላይ ምርጫዬ ነው። ነገሮች አንዱ ፊልም ማየት ነው እና ፊልም ማየት በጣም ያስደስተኛል። የፍቅር ፊልሞችን አያለሁ ብዙ ጊዜ

አልፎ አልፎ ዜና አነባለሁ አልፎ አልፎ መስመር ላይ አነባለሁ ዜና ብዙ ጊዜ ባይሆንም አልፎ አልፎ ከህለታት አንድ ቀን እንደዚህ ዜና ማንበብ ጽሁፍ ማንበብ ደስ ስለሚለኝ አንዳንድ ጊዜ መስመር ላይ አነባለሁኝ። ግን በተከታታይ አይደለም ወይም በየጊዜው አይደለም አልፎ አልፎ እንደዚህ በማገኛቸው አጋጣሚዎች አነባለሁኝ የማንበብ ልምዱም ስላለኝ ብዙ ጊዜ በማንበብ እታወቃለሁኝ

የምወደው ጣፋጭ ምግብ የመጀመሪያው ማር ነው ማር በጣም እወዳለሁኝ ማር ያው ስበላ ነው ያደኩት ከልጅነቴ ጀምሮ በጣም የሚጣፍጠኝ በጣም የምወደው ምግብ አንዱ ማር ነው። ማር ለጤና ሀይልና ሙወት ሰጭ ነው የተለያዩ የሰውነት ክፍሎችን በብዙ ያጠነክራል ያዳብራል። እና ማር በጣም ነው የምወደው ከጣፋጭ ምግቦች አንዱ በጣም የምወደው ማር ነው ከሁሉ በጣም የማስቀድመው የሚጣፍጠኝ ምግብ ማር ነው ከጣፋጭ ምግቦች

የምወደው ሽታ ብዙ ጊዜ ሽታዎችን በጣም እወዳለሁ እንደዚህ በጣም የሚጠፍቱ ሽታዎች ከምንም በላይ የሚስቡ ሽታዎችን ብዙ ጊዜ በይተህ ስለምገዛ ሽታው ሽታው በጣም ነው እንትን የሚለኝ የሚያስደስተኝ በጣም እወዳለሁ። ሽቶም ዶር ራንድ ሊሆን ይችላል። ሽቶ ሊሆን ይችላል። ብቻ የሽቶ ሽታ በጣም የምወደው እና ከምንም በላይ ይስበኛል ያስደስተኛል ውስጤን ምናምን የሆነ ያረካኛል እና ሽቶ በጣም ነው የምወደው።

ጫጫታ መካከል አዎ ተገኝቼ አውቃለሁኝ ለምሳሌ ኳስ በማይበት ሰዓት ብዙ ሰው ጋር አብሬ ዴስቲቪ ቤት ኳስ ስለማይ ብዙ ጊዜ ጫጫታ ጋ ተገኝቼ አውቃለሁኝ። በስራ ቦታ ሊሆን ይችላል ታክሲ ላይ ትራንስፖርት ላይ ሊሆን ይችላል። የተለያዩ ቦታዎች ላይ እንደዚህ ስንቀሳቀስ ሊሆን ይችላል። ከሰዎች ጋር በሚኖረኝ በህይወት እንቅስቃሴ ሊሆን ይችላል። የተለያዩ ጫጫታ እንትኖች ውስጥ አልፌ አውቃለሁኝ እና በዛ መንገድ ተገኝቼ አውቃለሁኝ እችላለሁኝ በዛ መንገድ ማሳለፍ ብዙ ነገሮችን እንደምችል አውቃለሁኝ። በዛ ስላለሁኝ ማለት ነው

መብራት ሲቋረጥ ብዙ ጊዜ ፓውዛ ካለ ፓውዛ ነው የማበረው ፓውዛ ከሌለ ደግሞ ሻማ ገዛለሁ። ሻማ ከሌለኝ ደግሞ የስልኬን ላይት አበራለሁኝ። በዛው መንገድ ነው ብርሃኑን ጨለማውን የማሳልፈው። ምክንያቱም መብራት ከጠፋ ያው ብዙ ነገሮች አብረው ስለሚጠፉ መጀመሪያ ቅድመ ዝግጅት አደርጋለሁኝ። ሻማ አገዛለሁኝ። ስልኬን ቻርጅ አደርጋለሁኝ ፓውዛ እገዛለሁኝ። ከዛ በኋላ በዛ መንገድ ማብራት እስከሚመጣ በዚህ መንገድ አሳልፋለሁ

ብዙ ጊዜ የዝግጅት ዝግጅቶች ጋር አሳተፋለሁኝ ምክንያቱም የተለያዩ ልምዶችን የተለያዩ የስራ እንትኖችን ለማየት ሁኔታዎችን ለማየት ድርጅቶች ላይ በሚደረጉ ዝቅቼዎች ብዙ ጊዜ እሳተፋለሁ። ምክንያቱም እውቀት የተለያዩ እውቀቶችን ለማግኘት የተለያዩ ግንዛቤዎችን የተለያዩ ሰዎች ጋር ለማውራት ለመነጋገር እዛ ድርጅት ላይ በሚዘጋጁ ዝግጅቶች ይሳተፋሉ

ደሞዝ ብዙ ጊዜ በወር በሰላሳኛው ቀን ወይም በፈረንጆቹ በሃያ አምስት ብዙ ጊዜ አገኛለሁ። በፈረንጆቹም የማገኝበት ጊዜ አለ። በኢትዮጵያ ደግሞ በሰላሳ ወሩ ሰላሳ ቀን ሲሞላ በሰላሳኛው ቀን ወይም በሃያ ስምንት ቀን ሊሆን ይችላል በሃያ ዘጠኝ ቀን ሊሆን ይችላል። ደመወዝ ያው እንደ ድርጅቶች አካፋፈል ወይም ሂደት ሊለያይ ስለሚችል በዛ መንገድ ደመወዝ ላገኝ እችላለሁ። በወር በሃያ አምስት ወይም በሰላሳ ባለው ጊዜ ውስጥ ደመወዝ አገኛለሁ።

አመዚንግ፣ በጣም የሚገርም ጥያቄ ነው። የምወደው በጣም የምወደው መጠጥ እኔ ውሃ ነው የምጠጣው። ብዙ ጊዜ ውሃ በጣም ያስደስተኛል። ውሃ ተፈጥሮ በጣም ያስደስተኛል። ውሃ ስጠጣው በጣም ደስ ይለኛል። ውሃ ሻውር ስወስድበት በጣም ደስ ይለኛል። ውሃ ስታጥብበት ሁሉ ነገር በቃ አለ አይደል ስጠጣው የሆነ ሰላም ይሰማኝ ቅዝቅዝ ያደርገኛል እና ለውሃ ትልቅ ቦታ አለኝ። በብዙ ማለት በየቀኑ ብዙ ሌትር ውሃ አጠጣለሁኝ። እስከ ሰባት እስከ ስድስት ሌትር እጠጣለሁኝ እና ውሃ በጣም ነው የምወደው እና ውሃ ነው የመጠጥ ምርጫዬ የመጀመሪያው ውሃ ነው።

ለሌሎች ማስተማር ለሌሎች በጣም ነው የሚያስደስተኝ። ሌሎችን ሳስተምር እኔም ተለያዩ ግንዛቤዎች ተለያዩ እውቀቶች ስለማገኝ ሌሎችን ማስተማር በጣም ነው የሚያስደስተኝ። እና ሌሎችን ማስተማርም እችላለሁ ልምዱም አለኝ። በማስተማር ሂደት ውስጥ ልምድ ስላለኝ ለሌሎች ማስተማር ማስረዳት ያወቅኩትን የተረዳሁትን ለሌሎች ማሳወቅ። በጣም ልምዱ ስላለኝ ሌሎች ማስተማር በጣም ከሚያስደስቱኝ ነገሮች አንዱ ለሌሎች ማስተማር ነው። ከሌሎች ከመማማር

የስራ ግምገማ አደርጋለሁኝ ስራዬን በምን ላይ እንደሆነ በምን ላይ እንደሆነ። እንደውም ስራዬ ምን ምን ምን ላይ እንትን ብሏል የተሻለ ነው? ወይ ምን ላይ ደግሞ ደካማ ጎን አለው የሚለውን በስራ ሂደት ውስጥ ያጋጠሙኝን ነገሮች ያጋጠሙኝን ውጣ ውረዶች ወይም ያገኘኋቸውን ትርፎች ወይም ያገኘሁትን ኪሳራ ወይም በስራ ሂደት ውስጥ ያጋጠመኝን ክስተቶች እነሱን በመመዝገብ ለቀጣይ በማስተካከል የተሻለ ስራ ለመስራት ሁልጊዜም ራሴን ሬዲ አደርጋለሁ

በቤቴ ብዙ አይነት እቃዎች አሉ ለምሳሌ ኮምፒውተር ላፕቶፕ አለ። የተለያዩ ቤት እቃዎች አሉ ምግብ እምሰራባቸው አሉ ሻንጣዎቼ ልብስ ማስቀምጥባቸው አሉ። ወንበሮች አሉ የተለያዩ እቃዎች ጫማዎች አሉ። ብዙ እቃዎች አሉ ቤት ውስጥ የተለያዩ እቃዎች አሉ ለተለያየ አገልግሎት የምትጠቀምባቸው። ደይ ቱ ደይ በየእለቱ በየሰአቱ የምትጠቀምባቸው ብዙ እቃዎች አሉ ቤት ውስጥ

በምንገድ ላይ አንዳንድ ጊዜ ምግብ እገዛ ለው ለምሳሌ እንደ ቺፕስ ካገኘው እንደ ሳንቡሳ የተለያዩ እንደዚህ እየተበሉ መሄድ እሚቻልባቸው ምግቦች እማይከብዱ ምግቦች ቀላል የሆኑ ምግቦችን ቴክ አዌይ በመግዛት እየበላሁኝ ምናምን እሄዳለሁኝ ወክ አደርጋለሁኝ እንቀሳቀሳለሁኝ። የተገኘውን ማለት የተገኘውን እንደዚህ ኩኪስ ሊሆን ይችላል ደረቅ ነገር ሊሆን ይችላል እሱን በመግዛት። በመንገድ ላይ ምግብ እገዛለሁኝ። በመንገድ እጣውቃለሁኝ

የስራ ምኞቶች የተሻለ ስራ መስራት ነው። የተሻለ ስራ መስራት ከቅጥር አልፎ ከመቀጠር አልፎ የተሻለ የራስን ስራ በመስራት የራስን ቢዝነስ በመስራት የተሻለ ገቢ የተሻለ የተሻለ ገቢ በማግኘት ለሌሎችም የተሻለ እድል በመፍጠር ትርፍ የተሻለ ትርፍ ማምጣት ማግኘት እንደዚሁም ትልቅ ደረጃ መድረስ ትልቅ ሀብታም መሆን እንደዚሁም በቃ የሚያስፈልገኝን ህይወት ማሟላት ለሌሎችም ማድረግ ማሟላት መቻል ነው። ምኞቴ ይሄ ነው።

በተፈጥሮ ውስጥ መራመድ በጣም በህይወቴ ከሚያስደስተኝ ነገር አንዱ ነው ምክንያቱም ተፈጥሮን መመርመር ማየት ትልቅ ትምህርት አለው። ትልቅ ተፈጥሮን ሳይ ሳይ ሳደንቅ እንደዚሁም ስመረምር ሁሉን ነገር መረዳት እጀምራለሁ ሁሉን ነገር ማወቅ እጀምራለሁ። በተፈጥሮ በማየት ደረጃ ተፈጥሮን በማጥናት ደረጃ ተፈጥሮን በማየት ደረጃ ብዙ እውቀቶችን ብዙ ግንዛቤዎችን እናገኛለን ብዙ አይነት ነገሮች እላሉ ማለት ነው። ተፈጥሮ ብዙ አይነት ነገሮችን አቅፋ ስለያዘች በዛ መንገድ ብዙ አይነት ግብዛቤዎችን አገኛለሁ

መዝገቦችን አስቀምጣለሁ የመዘግባን እጽፋለሁ እንዳልኩህ መጽሐፍ ልምድ ስላለኝ ብዙ ጊዜ ጽሁፎችን እጽፋለሁ ማስታወሻ እይዛለሁ ብዙ ማስታወሻ ደብተሮች አሉ ከቤት ውስጥ። ከአምስት ከስድስት በላይ ማስታወሻ ደብተሮች ስላሉ ለእያንዳንዳቸው በሚያስፈልግበት ርዕስ ዙሪያ ሰጥቻቸው መስታወሻዎችን ይይዛሉ እጽፋለሁ መዝገቦችን አስቀምጣለሁ። ምክንያቱም በጽሁፍ ያለ ነገር ስለሚታወስ ስለሚታወስ ያም ብዬ እጽፋለሁ በመጽሐፍ ነው የምታወከው እና ጽፏል ወይ?

ጫማዎችን ብዙ ጊዜ እነ ናይክ ጫማዎችን እወዳለሁ በጣም። ምቾት የሚሰጡ ጫማዎች የስፖርት ጫማዎች ብዙ ጊዜ እወዳለሁኝ አሪፍ ጫማዎች እንደዚህ አለ አይደል? በደንብ ኮምፎርት የሚሰጡ ጫማዎችን ብዙ ጊዜ እለብሳለሁኝ እወዳለሁ እና። ልዩ ምርጫ አለኝ እና አዳዲስ እና ናይክ በጣም የምወዳቸው ጫማዎች ናቸው። እና ስለብሳቸው ወይም ኮንፈርስ ስለሚሰጡኝ እነዚህን ጫማዎች በጣም ነው የምወዳቸው ሁልጊዜ ራሱ ብለብሳቸው በጣም ደስተኛ ነኝ ከምን በላይ

ስብሰባ በወር ሁለት ጊዜ ሊሆን ይችላል ሶስት ጊዜ ሊሆን ይችላል እንደ ሁኔታዎች ነው እንደ ስራ ሁኔታ እንደ አጠቃላይ እንደያዝኩት ስኬጁል ነው የሚወሰነው። አንዳንድ ጊዜ በሳምንት ሊሆን ይችላል አንዳንድ ጊዜ በአሥራ አምስት ቀን ወይም በወር ሊሆን ይችላል በወር ሁለቴ ሶስቴ ስብሰባዎችን አደርጋለሁ። ስብሰባዎችን በማድረግ የተለያዩ ግምገማዎችን የተለያዩ ሀሳቦችን በማንፀባረቅ ለነገ የተሻለ ስራ ለመስራት የተሻለ ነገር ለማድረግ ቀድሜ ተዘጋጅቼ በእቅድ እማራለሁኝ

ልብስ አዎ በእጅ አጥባለውኝ ብዙ ጊዜ ለብዙ አመታት ያህል በእጄ ስላጠብኩኝ አሁንም እያጠብኩ ነው አጥባለሁ ለብስ ብዙ ጊዜ ለምድ አለኝ እንደውም በጅ በማጠብ ልብሶቼን ዩኒቨርሲቲም ስማር በእጄ ነበር የማጥበው ከዛ ስራም ከተቀጠርኩ በኋላ በእጄ ነው የማጥበው። አሁንም በቃ በእጄ ነው የማጥበው ለሰዎች በእጅ በማጠብ። ብዙ ጊዜ አሳልፌያለሁኝ አሁንም እያተምኩ ነው እና ልብሶቼን በእጄ አጥባለሁ አዎ።

ኢሜል አዎ እጠቀማለሁ። የተለያዩ በስራ ምክንያት ምጻጻፋቸው ሰዎች አሉ። ኢሜል የምልክላቸው ሰዎች አሉ፣ የሚልኩልኝ ሰዎች አሉ። ኢሜል ሌልቱ ላይ፣ ጠዋት እንደውም ከመኝታ የቀነስቼ መጀመሪያ የማየው ኢሜሌን ነው። መልእክት ምን ተልኳል፤ ምን የተላከ ነገር አለ፣ ምን አዲስ ነገር አለ የሚለውን ቼክ ካረኩ በኋላ ከዛ በኋላ ወደ ስራ እና ወደ ተለያዩ ያሰብኳችሁ ፕሮግራሞችን ምቀጥለው ኢሜሌን ቼክ አደረኩ በኋላ ነው። እና ኢሜል በጣም

ብዙ ጊዜ አንድ ትራስ ነው የምጠቀመው አልፎ አልፎ ደግሞ እንደዚህ አንዳንድ ጊዜ ሁለት ተራስ የምጠቀምበት ጊዜ አለ ግን አንድ ትራስ ነው ብዙ ጊዜ የምትጠቀመው ሲሆን። ያው ብዙ ትራሶች ስላሉ አንድ ትራስ ሁለት ትራስ አንዳንድ ጊዜ ሁለት ራስ አደርጋለሁኝ አንዳንድ ጊዜ ደግሞ አንድ ራስ እጠቀማለሁኝ ያው ትራሱ ለኔ የተመቸ ከሆነ ለአንገቴ ወይም ለራሴ ጭንቅላቴ አሪፍ ከሆነ በስነ ስርዓት አስተካክዬ ዋና ነገር የሚጠበቅብኝ አቀማመጡ ነው። እና በስነ ስራዓት እስካስቀመጥኩኝ ከተንተራስኩት አሪፍ ስለሚሆን አንድ ትራስ ነው። ብዙ ጊዜ የምትጠቀመው አብዛኛው ጊዜ አንድ ትራስ ምጠቀመው

ወደ ገበያ የሚሄድበት ቀን ብዙ ጊዜ ገበያ እለቶች በሚሆን ሰዓት እንዲሁም ቅዳሜና እሁድ ብዙ ጊዜ ብዙ ሽያጮች ስለሚኖሩ የተለያዩ አስቤዛዎችን ስለምገዛ ቅዳሜና እሁድ ብዙ ጊዜ ወደ ገበያ እሄዳለሁ። የገበያ ቀኖች በሚሆኑ ሰዓት ገበያ በሚኖር ሰዓት ገበያ በመሄድ የተለያዩ የምገዛቸውን ነገሮች የምፈልጋቸውን ነገሮች በመግዛት ወደ ቤቴ እመለሳለሁ ማለት ነው

ፀጉሬን አዎ በጣም በጣም ነው የምንከባከበው እወታተባለሁ የሚገባለሁ እኛ እበጥራለሁ ሰውሬን በጣም በስነ ስርዓት ነው የምንከባከበው። ምክንያቱም ፀጉሬ እነሱ መሆን አለበት ምንም ነገር ሊኖር አይገባም ንጹህ ሲሆን አሪፍ ነው የሚሆነው ፀጉሩ። አይጎዳም አይበጣጥስም ምናምን አይወድቅም እና። ስለዚህ ፀጉሬን በስነ ስርዓት ነው የምንከባከበው እንከባከባለን እወዳለሁ በጣም ፀጉሬ

ፍየል አዎ አይቼ አቃለሁ ብዙ ሰዓት ብዙ ጊዜ ብዙ ህፃን ጀምሬ ፍየል አይቼ አቃለሁ በክፍል ሀገር ደረጃ ተለያዩ ፍየሎች አሉና ፍየል አይቼ አቃለሁ ፍየል በደንብ ነው የማውቀው በስነ ስርዓት ነው የማውቀው። ፍየል አይቼ አቃለሁ ፍየል ስጋ በልቼ አውቃለሁኝ ፍየሏን ራሷን ይዣት አውቃለሁኝ አግኝቻት አውቃለሁኝ። ፍየል በስነ ስርዓት ነው ስለ ፍየል ብዙ ግንዛቤ አለኝ ብዙ ግንዛቤ እንዳለኝ አውቃለሁ

ውሃ ማምጣት አዎ ውሃ ማምጣት በጣም ነው የማውቀው አዎ። ውሃ እቀዳለው ውሃ እመጣለሁኝ ውሃ ለቤት ሲያስፈልግ ለልብስ ሊሆን ይችላል ለመጠጥ ሊሆን ይችላል ከቧንቧ ወይም ከተለያየ ቦታ ውሃ አምጥቼ አውቃለሁ ውሃ ሲጠፋ ቤት ውስጥ ሳይመጣ ሲቀር ውሃ አመጣለሁኝ ውሃ ማምጣት በደንብ ነው የማውቀው ህፃን ሆኜ ብዙ ጊዜ ያን በማድረግ ብዙ ረጅም መንገድ በመሄድ ውሃ አመጣለሁኝ እና ውሃ በማምጣት እንትኑ አለኝ ልምዱ

በቡድን መስራት በጣም ነው የሚያስደስተኝ በቡድን ስሰራ ክህሎቶች አሉ እድገቶች አሉ። ብዙ አመለካከቶች አሉ የተለያዩ የስራ ልምዶችን የስራ ሁኔታዎችን መማር አለ። እና በጋራ መስራት አብሮ መስራት በቡድን መስራት በጣም ውጤቱ ትልቅ ስለሆነ ብዙ ስለሆነ። ብዙ ጊዜ በቡድን መስራት ስራዎችን እና አብሮ መስራት ስራዎችን በጣም ሚያስደስተኝ ነገር አንዱ ይሄ ነው

ስሜቴን አዎ በፊቴ ላይ አሳያለሁ ለምሳሌ ሳዝንም ስደሰትም ብዙ ጊዜ ፊቴ ላይ ይታያል ፊቴ ላይ ያስታውቃል ፈገግታዬም ያስታውቃል። ሀዘኔም ያስታውቃል ብዙ ጊዜ እንደዛ አይነት ተፈጥሮ አለኝ ሃዘኑ ጊዜ ሃዘኔ በደንብ ይታያል ጎልቶ ይወጣል። በተደሰትኩ ጊዜ ደግሞ ደስታዬ በጣም ጎልቶ ፈገግ ብሎ ይታያል ለሰዎች ግልጽ ነው ብዙ ጊዜ አይቶ እኔን አይቶ መ ማየት ማየት እና ማወቅ ይቻላል። መገምገም ይቻላል ካዩኝ በኋላ ምን እንደሆነ ፊቴ ምን እንደሆነ ፈገግታዬ መለየት ይቻላል። እና ስሜቴ በፊቴ ላይ አሳይቼ አውቃለሁ ብዙ ጊዜ

ብዙ ጊዜ አንድ ብርድ ልብስ ነው የምትጠቀመው ሙቀት ካልሆነ ደግሞ ሙቀት ከሆነ ላልጠቀም ይቻላል። ሙቀት ሙቀት ከሆነ ላልጠቀም እችላለሁ። ሙቀት ካልሆነ ግን አንድ ብርድ ልብስ ነው እምጠቀመው ከአንድ ብርድ ልብስ በላይ ላይ አልጠቀምም። ኮምፎርት አለኝ ብርድ ልብስ አለኝ አንድ ብርድ ልብስ ነው ያለኝ። አንድ ብርድ ልብስ እጠቀማለሁ ከአንድ ብርድ ልብስ በላይ እስካሁን ተጠቅሜ አላውቅም። እሱንም እንደዚህ ብርድ በሆነ ሰዓት ነው የምትጠቀመው ሙቀት በሆነ ሰዓት ደግሞ ኮምፈርቱ እና ወይም ሳስ ያሉ ልብሶችን በመጠቀም ነው የምታወቀው።

የምወደው ቀለም ብዙ ጊዜ ጥቁር ቀለምን በጣም ያስደስተኛል ጥቁር በጣም እወዳለሁ። ከልብስ ለምሳሌ ጥቁር ልብሶችን በጣም ስለመወድ ጥቁር ልብስ ምናምን በጣም ያስደስተኛል። ብዙ ጊዜ ምርጫዬም ነው። ብዙ ጊዜ እንደውም ጫማም ልብስም በጥቁር ሳሆን በጣም ነው የሚያምረኝ። እና ጥቁር ቀለም በጣም እወዳለሁኝ በጣም የማርከኝ ይስበኛል። አ ስገዛው ራሱ ሳየው ራሱ ውስጤ ምናምን ደስ ይላል እና በጣም ያስደስተኛል። ከምንም በላይ

አዎ በሚገባ እሰማለሁኝ ስያወሩ እሰማለሁኝ ስንጫጩ እሰማለሁኝ የተለያዩ በማህበራዊ ኖሮ ሂደት ውስጥ ብዙ ነገሮች ስላሉ በዛ መንገድ ድምፃቸውን እሰማለሁኝ ብዙ ጊዜ በየቀኑ ማለት ይቻላል ድምፃቸዉን እሰማለውኝ። የጎረቤቶቼን ድምጽ እሰማለሁኝ እነሱም የኔን ድምጽ ይሰማሉ እና ብዙ ጊዜ በዛ ሁል ጊዜ የማሳልፈው ነገር ስለሆነ ድምፃቸውን በመስማት ሁልጊዜም እንትን እላለሁ እሰማለሁ

የምመኘው ስራ ብዙ ጊዜ የተለያዩ የመንግስት ያልሆኑ ድርጅቶች ጋር መስራት ነው ኤንጂዎች ጋር መስራት ነው። ከዛ ደግሞ እንደዚህ ሲቪክ ማህበራት ጋር እንደዚህ ድርጅቶች ጋር ነፃ እንትን አገልግሎት የሚሰጡት ጋር በመስራት ተለያዩ አለም አቀፍ እውቅና ካላቸው ድርጅቶች ጋር በመስራት ሰዎችን ማገዝ ሰዎችን መረዳት በጣም ያስደስተኛል። ከምንም በላይ እና እዛ ውስጥ መስራት ከ በህይወቴ በጣም የምፈልገው የምመኘው የምወደው ነገር አንዱ

በልጅነቴ በጣም የምወደው ጨዋታ ብይ እሜወት ነበር እና ብይ መጫወት በጣም ያስደስተኛል ከደኞቼ ጋ ብይ በመጫወት በጣም ልጅነቴን አስታውሳለሁ እና በየዋን ራሱ ሳይ በጣም የምወዳት ነበረ ከለሯን ውስጧን ምናምን ባይንዝ ሰዓት ምናምን በጣም እወዳታለሁኝ በጣም ደስ ትለኛለችና አስገዛ ነበር። ቤተሰቦቼም ብዙ ጊዜ እና በልጅነቴ አንድ በቃ ብይ ይጫወት ነበር የብይ ጨዋታ ሁለተኛ ደግሞ ኳስ ይጫወት ነበር። ከጓደኞቼ ጋር ይሄንን ነው የማስታውሰው

ስጦታ አሁን መስጠት በጣም ነው የሚያስደስተኝ ለጓደኞች ስጦታ ስሰጥ ለምወዳቸው ሰዎች ስጦታ ስሰጥ በጣም ነው በቃ አለ አይደል ውስጤ ደስ የሚለውና ስጦታ መስጠት በጣም ነው የሚያስደስተኝ። ስቶታም ስሰጥ ደስ ይለኛል ስጦታዎች በቃ አለ አይደል በጣም ያስደስቱኛል ሰውም ሲሰጠኝ ደስ ይለኛል እኔም ለሰው ስሰጥ በጣም ስጦታ መስጠት ያስደስተኛል። እና በጣም ቆንጆ ጥያቄ ነው የጠየቅከኝ ስጦታ ደስ ይለኛል

የይለፍ ቃሌን አዎ እጠቀማለሁ በኮምፒውተሬ በስልኬ በተለያዩ እንትኖች ሚስጥር ቁጥሮች ሴኪዩር አድርጌ የያዝኳቸው የይለፍ ቃሎች የተለያዩ ስራ የምሰራባቸውን። በስልኬም ሊሆን ይችላል ብቻ ያስቀመጥኳቸውን የይለፍ ቃሎች በስነ ስርዓት በጥሩ ሁኔታ ሴኪዩር በሆነ ቦታ አስቀምጬ እጠቃለሁኝ በዛ መንገድ አስቀምጬ ስርዓት ነው። የምትጠቀመው በስነ ስርዓት ተጠቅሜ በስራ ላይ እንዲውሉ አደርጋለሁ